ማታ ምን አይነት ድምጽ ትሰማለህ? ይላል ጥያቄው ማታ የምሰማው ድምጽ። የሃይማኖት ሃይማኖታዊ የሆነ መዝሙር እሱንም ማድመጥ ለኔ ስሜት በጣም ጥሩ ነው ማለት ነው። እና እኔ ማታ ማታ ልሰማው የምችለው ድምጽ መዝሙር መዝሙር አድምጬ ሰላም ተሰምቶኝ እተኛለሁኝ ማለት ነው።

መተግበሪያዎችን ታወርዳለህ ይላል ጥያቄው አዎ በሚገባ መተግበሪያዎችን እያወረድኩኝ እጠቀማለሁኝ በእኔ ስልክ በጣም ብዙ መተግበሪያዎች አሉ ለተለያየ አላማ የምጠቀምባቸው ማለት ነው። እና መተግበሪያዎች በጣም አስፈላጊ ናቸው። ለተለያየ ለተለያየው ጥቅሞች ማለት ለሆነ ለአንድ ነገር ስፈልግ የተለየ አንድ አንድ መተግበሪያ አወርዳለሁኝ። ደግሞ ለሌላ ጥቅም እንደያስፈላጊነቱ የተለያዩ መተግበሪያዎችን እያወረድኩኝ እጠቀማለሁኝ።

በስራ ስንት ጥሪ ታደርጋለህ? ይላል ጥያቄው ለዚህ ጥያቄ አሁን ስንት የሚለው የተለያየ መልስ ነው የሚኖር። ምክንያቱም ቋሚ የሆነ እንደ አስፈላጊነቱ ነው። የሆነ ነገር ሲያስፈልገኝ ጥሪ ላደርግ እችላለሁኝ እንጂ። ይሄ ነው ማለት ቋሚ የሆነ በቀን ቋሚ የሆነ ጥሪ አላደርግም የተለያየ ጥሪ ነው የማደርገው። እንደ አስፈላጊነቱ ማለት ነው።

መብረቅ ትፈራለህ ይላል። ጥያቄው እንዴ መብረቅ የማይፈራ አለ። አንዴ መብረቅ በጣም ከባድ እኮ በጣም ከባድ ነገር ነው በጣም ማለት ነው። መብረቅ የመብረቅ ድምፁ ራሱ በጣም እንኳን የመብረቅ ድምጽ እንኳን አካባቢያችን ላይ መብረቅ ነገር ተፈጥሮ ቀርቶ በሌላ ሰፈር ራቅ ባለ ቦታ ራሱ ድምፁ ሲሰማ በጣም አስፈሪ ነው በጣም ከምለው በላይ ማለት ነው። ደግሞ የሚያደርሰውም ጉዳት መብረቅ የሚያደርሰው ጉዳትም ከምንም በላይ በጣም ከባድ ጉዳይ ያደርሳል።

ኮፍያ ማድረግ ትወዳለህ? ይላል ጥያቄው አዎ ኮፍያ ማድረግ እወዳለሁ። በተለይ ደግሞ ከጥጥ ከጥጥ የተሰራ ኮፍያ ሳይ ማድረግን በጣም እወዳለሁኝ በተለይ ደግሞ ይሄን ቀጥጥ የተሰራ ኮፍያ። ለብርድ በብርድ ሰዓት መጠቀም እወዳለሁ። እንዲሁም ደግሞ ኮፍያ ኮፍያ ያለው ጃኬት ራሱ እጠቀማለሁኝ። ምክንያቱም ኮፍያ እወዳለሁኝ ማለት ነው። ስለዚህ ኮፍያ ማድረግን በጣም እወዳለሁ ማለት ነው።

ለምን ያክል ያህል ጊዜ በዚህ ስራ ሰርተሃል? ይላል በነገራችን ላይ ይሄ ጥያቄ በጣም ውስብስብ ነገር ነው የትኛው ስለ ሳይለንሾ ሳይለንሾ ከሆነ ከጀመርኩኝ ሁለተኛ ቀኔ ነው ከጀመርኩኝ ማለት ነው። ሌላ ስራ ከሆነ ስለ የትኞቹ ስራ ሚለው ብዙም ግልጽ ያልሆነ ጥያቄ ነው፤ ስለ ግን ስለ ሳይሌን ሾው ሳይሌን ሾው ከሆነ ደግሞ የኔ መልስ ሁለት ቀን፤ ከጀመርኩኝ ሁለት ቀን ሆኖኛል ማለት ነው።

ገንፎ ትበላለህ ይላል? ጥያቄው አዎ ገንፎ እበላለሁ ገንፎ ተወዳጅ በዓል የባህላት ምግብ ነው በአካባቢያችን ገንፎ በጣም በጣም ተወዳጅ ምግብ ነው። ግንፎን ለብዙ በብዙ ፕሮግራሞች ላይ ልንጠቀም እንችላለን። ገንፎ እንደው ጠዋት ጠዋት ላይ እንደ ቁርስ እንጠቀማለን። ገንፎውን በሌላ መልኩ ደግሞ በየሰርግ በሰርግ ሰዓት ሰርግ ሲኖር በዛ በሰርግ ሰዓት የሆነ ሰዓት አለው ገንፎ የሚበላበት ማለት ነው። በዛ ሰዓቱ ሲደርስ ገንፎ ይበላል። እንዲሁም ደግሞ ገንፎ አንድ ሴት ስትወልድ ስትወልድ ማለት ነው። አንድ ሴት ስትወልድ ከወለደች ለብዙ ቀናት ያክል ገንፎ ትመገባለች ማለት ነው። እና በገንፎ የባህላችን በጣም ተወዳጅ ምግብ ነው። እና እኔም ገንፎ እበላለሁኝ።

ሳንቲም ትቆጥባለህ ወይ ይላል ጥያቄው? እኔ ሳንቲም ማለት እንደ አሁን ባለሁበት ሁኔታ ሳንቲም ያን ያክል አልቆ ቆጣቢ አይደለሁም። ግን ታች ህፃን እያለሁኝ። ሳንቲም ከቤተሰቦቼ ሲሰጡኝም ዘመድ ጎረቤትም ሲሰጠኝ እሱን ሳንቲም እቆጥብ ነበረ እና የመቆጠብ ልምድ ነበረኝ። አሁን ግን እንደዛ አላረግም። የመቆጠብ ሳንቲም የመቆጠብ ልምድ የለኝም

የአካባቢው ገበያ እንዴት? ነው ይላል ጥያቄው ይኸው የአካባቢያችን አሁን ያለሁበት ገበያ ያው ሁሉም ማለት ሁሉንም ነገር ላገኝበት የምችልበት ቦታ ነው ያለሁኝ። ግን ደግሞ ዋጋው ከዋጋ አንፃር በጣም ከባድ ነው ከኑሮው ውድነቱም አንፃር። እንጂ የአካባቢያችን ገበያ በጣም ውድ ነው። ግን ደግሞ የፈለግነውን ነገር የፈለግነውን ነገር የምናገኝበት ገበያ ነው እላለሁ።

ምን? አይነት ልብስ ትወዳለህ ይላል ጥያቄው። አሁን አይነት ሲል እንደየሁኔታው ይለያያል። ለምሳሌ መደበኛ መደበኛ ልብስን አሁን ለምሳሌ የቀን ከቀን ውሎ የሚለበስ ልብስ አለ መደበኛ ልብስ ቲሸርት ሪያርት ጂንስ ሱሪ እነዚህን ነገሮች አሁን በመደበኛ ቀን ቀን በቀን ውሎዬ ላይ የምጠቀማቸው ናቸው። እንደገና በሁለት ወቅታዊ ነገሮች አሉ። ማለት ወቅታዊ ነገሮች በክረምትና በበጋ የሚለበስ እነሱ አሁን በጋ ሲሆን ቀለል ያሉና ቀጭን ልብስ ልብሶች። እለብሳለሁኝ በክረምት ሲሆን ደግሞ ጃኬት እና ወፈር ወፈር ያሉ ልብሶችን እጠቀማለሁኝ ማለት ነው። እና ይኸው ለበአል ለበዓላት የሚሆኑ ልብሶችም አሉ። እና እንደየሁኔታው ይወሰናል ማለት ነው የምጠቀመውና የምወደው የልብስ አይነት

በየትኛው እጅ ትጽፋለህ ይላል? ይሄ አብዛኞቻችን በተፈጥሮም ቢሆን የምንጠቀመው የቀኝ እጃችንን ነው። ከአንዳንድ አልፎ አልፎ ካልሆነ በስተቀር። አብዛኛው ሰው የሚጠቀሙ ለጽህፈት ሆነ ለመብላትና ለተለያዩ ነገሮች ለስራም ቢሆን ለሁሉም ነገሮች በአብዛኛው በይበልጥ የሚጠቀመው ቀኝ እጅን ነው። እና እኔም የምጠቀመው ቀኝ እጄን ነው። ለጽህፈት

ማንቂያ ሰዓት ትጠቀማለህ? ይላል ለዚህ መልስ ያው ማንቂያ ሰዓት አልፎ አልፎ በጣም ወሳኝ ለውስጣዊ ነገሮች በአልፎ አልፎ ለአንድ አንድ ቀን ካልሆነ በቀር ማንቂያ ሰዓት ብዙም እጠቀማለሁ አልልም። ምክንያቱም እኔ የሆነ ሰዓት ማለት የፈለኩበት ሰዓት ላይ ተኝቼ ከሆነ መነሳት ብፈልግ መጀመሪያ እንደምነሳ አእምሮዬን አሳምኜው ከተኛሁ በዛ ሰዓት የመነሳት ችሎታ አለኝ እና ያን ያክል ማንቂያ ሰዓት ለኔ አስፈላጊ ነው ብዬ አላምንም። ምናልባት አንዳንድ በጣም በጣም ጠቃሚ ነገሮች እና ካለፉኝ ዋጋ ሊያስከፍሉኝ የሚችሉ ነገሮች ከሆኑ ለእነሱ ነገሮች አንዳንዴ አንዳንዴ ማንቂያ ሰዓትን እጠቀማለሁ።